ይሄኛው በጣም ቆንጆ ጥያቄ ነው ወደ የትኛው ቦታ ተወግዘህ ታውቃለህ ለሚለው? እኔ እስካሁን ወደተለያዩ ቦታዎች ተጉዣለሁ በሀገር ውስጥ አብዛኛውን ጉዞ ያደረኩት ደግሞ በሀገር ውስጥ ነው። በሀገር ውስጥ የተጓዝኩባቸው ቦታዎች በጣም የተለያዩና በጣም ብዙ ናቸው። አሁን እንደውም እኛን ለሀገር በጣም የተለያዩ ቦታዎች አሉ እና ብዙ ቱሪስት ሳቢ የሆነ ቦታ ያለበት ሀገር ነው። እኔ ያለሁበት ሀገር ኢትዮጵያ ነው የሚባለው እና በኢትዮጵያ የተለያየ ሰማንያ ብሄር ብሄረሰቦች አሉና እያንዳንዱ የራሱ የሆነ ለየት የሚያደርግ ቦታ አለ። እና ወደየትኛው ቦታ ተጉዘህ ታውቃለህ? ከነዚህም መካከል እኔ ደግሞ የሄድኩባቸውና የተጓዝኩባቸው ቦታዎች አሁን መጀመሪያ ባደኩበት ሀገራት አሉ ያደኩበት ሰፈር አለ እዛ ሰፈር ላይ ካሉት መካከል በጣም የተለየ አሁን የተለየ ቦታዎች አሉ እና እነዚህ ቦታዎችን ሄጃለሁ። ቦታ ተጉዘህ ታውቃለህ? ለሚለው አሁን ተራራ የሚበዛበት ተራራ ያለበት ጫካ ያለበት ትልልቅ ቦታዎች የመሄድ ልምድ አለኝ። ድሮ ከአስራ ሁለተኛ ክፍል በታች ማለትም ሃይስኩል ላይ እየተማርኩኝ በጣም ብዙ ቦታዎችን የመጓዝ ልምድ አለኝ ማለትም ተራራ የበዛበትን የተለያየ ቅርጾችን ለማየት እንሄዳለን። ከዛ ደግሞ ሌላ ለኔ ቅርብ የሆነ አርባ ምንጭ የሚባል ቦታ አለና እዛ ቦታ ላይ ደግሞ የተለያዩ ቅርጻ ቅርጾች አሉ። የተለያዩ ደግሞ በጣም ትልቅ ፓርኮች አሉና እነዚህንም ቦታዎች ሂጃለሁ። ከዛ ደግሞ በጣም የተለያዩ ቦታዎች ትልቅ በኢትዮጵያ ላይ ትልልቅ ንጹህ የሆኑ ሀገር ከተማዎች አሉና የተለያዩ ከተማዎችን ከተማ ብቻ ለማየት እድገታቸውን እንዴት እንደሆነ ለማየት ብቻ የተጓዝኩባቸው ቦታዎች አሉ። አዲስ አበባ የመሳሰለ ድሬዳዋ ሀዋሳ ከዛ ደግሞ በቃ ሆሳአናም አለ እና የመሳሰሉት ቦታዎችን ሄጃለሁ። እነዚህ ሁሉ ቦታ የሄድኩት ያው ለማየት ነው። እና ጉዞ ነው ደግሞ ደግሞ በኢትዮጵያ ላይ ትልቅ ጉዞ የሚፈልግ አሁን እኔ ካለሁበት ቦታ እስከ ትግራይ ድረስ ስንሄድ በጣም በ መኪና ከሆነ በጣም የ ሁለት ቀን መንገድ ነው በጣም ሩቅ ነው። ብዙ ጊዜ ከዛ አካባቢ የሚመጡ ሰዎች በ ፕሌን ነው የሚሄዱት። ወይም በ አውሮፕላን ነው የሚሄዱት። እና ወደዛ ቦታ የመጓዝ እቅድ ነበረኝ። ግን አልተሳካም። አሁን ግን ወደዛ የመጓዝ ሀሳብ አለኝ። በዚህ ሰዓት ግን ወደየትኛው ቦታ ተጉዘህ ታውቃለህ? ለሚለው ቅድም እንደነገርኳችሁ እኔ ባለሁበት አካባቢ ያሉትን ከተማዎችን የመጓዝ ከዛ ደግሞ ገጠር አለ ደግሞ ገጠር በጣም ገጠር ነው እና እዛ ገጠር ትልቅ ተራራ አለ እና እዛ አይነት ተራራዎች ተጉዤ አውቃለሁ። ስለዚህ ወደየትኛው ቦታ ተጉዘህ ታውቃለህ? ለሚለው ጥያቄ እኔ ከተማም ተጉዣለሁ ገጠርም ተጉዣለሁ ቅርጻ ቅርጾች ወዳሉበት ቦታዎች ተጉዣለሁ። ግን አንድ ነገር የማውቀው ነገር ቢኖር ምንድነው? ከሀገርህ ውጪ አልወጣም። የተለያዩ ቦታዎችን በሀገር ውስጥ ነው የተጓዝኩት እንጂ ከሀገር ውጪ አልሄድኩም። በሀገር ውስጥ ደግሞ ሁሉንም ሳይሆን በጣም እኔ ባደኩበት አካባቢ ያሉ ቦታዎችን ነው። ጉዞ ያደረኩት ስለዚህ ይሄን ይመስላል በጣም አመሰግናለሁ።

አዎ በስልክ ገንዘብ ትልካለህ ለሚለው ጥያቄ እኔ ብዙ ጊዜ በስልክ ነው ገንዘብ እምልከው ለሰዎችም ስልክ ደግሞ። አሁን አሁን የተለያዩ እቃ ከሱቅ ስንገዛ ደግሞ ገንዘብን በስልክ ነው እምንልከው በጣም አሁን የሞባይል ባንኪንግ ወይም ሞባይል ባንኪንግ ስላለ በዛ ነው እምንልከው ሱቅ በተለይ የተለያየ እቃዎችን በዚህ ሰሞን ደግሞ መግዛት ጀምሬያለሁ። እና ብዙ ጊዜ በስልክ ነው እምልከው። አሁን እንደ ሀገር እኛ የተለመደው ቴሌ ብር እሚባል አለ። በዛ ብዙ ጊዜ ገንዘብን በቴሌ ብርም ሊሆን ይችላል ደግሞ በባንክም የመላክ ልምድ አለን። ስለዚህ በስልክ ገንዘብን ትልካለህ ለሚለው ጥያቄ? አዎ። እንደውም አሁን ካሽ ወይም የወረቀት ብር መጠቀም ትተን አብዛኛው ወጣቶች በስልክ ገንዘብን መላክ ጀምሯል ማለት እችላለሁኝ። እኔ ራሱ በቀን እያንዳንዱን ነገር እምገዛው እቃ የተለያዩ ሱቆችን ሄጀ ስገዛ እምልከው በገንዘብ ነው። በጣም አሁን እየጠፋ ነው እውነት ለማውራት እኔ ያለሁበት አዲስ አበባ። እኛ አካባቢ የወረቀትን ገንዘብ መያዝ እየጠፋ ነው። አሁን የጀመርነው በስልክ ገንዘብን መላክ ወደተለያዩ ደግሞ አሁን ቴሌብር ቅልል እንዲል ነው ያደረገው። እንዴት እንዴት ነው? በቃ ከቴሌ ብር በቴሌ ብር ብር ካለ ወይም ገንዘብ ካለ የተለያየ ቦታዎች በስልክ መላክ ትችላለህ። ማለትም የተለያየ ቦታዎች ወደ ስውቅ እቃ ወደገዛንበት መላክ እንችላለን። ከዛ ደግሞ ወደተለያዩ ባንኮች ደግሞ መላክም እንችላለን። ያ ሰው አሁን እቃ እኔ እቃ ስገዛ እቃ የምገዛበት ሰውዬ የተኛውንም በኢትዮጵያ ውስጥ ያለውንም ባንክ ቢጠቀም መላክ እችላለሁ። ይሄ ሁሉ ገንዘብ እምንል እምንላላከው በሀገር ውስጥ ነው። እንደውም በስልክ ከሀገር ውጭም ያሉትን ገንዘቦችን መላላክ እንችላለን። ከሀገር ውጭ ያለ ሰው ወደ ሀገር ውስጥ ያሉ ሰው ገንዘብን በስልክ መላክ ከፈለገ ይችላል። እኔ እንደውም ተልኮልኝ ያውቃል። እኔም ደግሞ መላክ በቀላሉ በባይናንስ መላክ እንችላለን። ስለዚህ በስልክ ገንዘብ ትልካለህ የሚለው? በቃ አሁን ዘመኑ ለዛ አይደለ። ዘመኑ የስልክ ጊዜ ነው። ዘመኑ የዲጂታል ስለሆነ በዛ እንልካለን ማለት ነው እልካለሁ ማለት እችላለሁኝ። ስለዚህ በጣም ብዙ ጊዜ እንደውም በእለት እለት ኑሯችን በእያንዳንዱ ከ እቃ ስንገዛ ደግሞ ሰዎችም ራሱ ለእኛ ስልኩ እናያለን ከእኛ ብር የተበደሩ ሰዎች በገንዘብ በስልክ ነው የምቀበለው። ከዛ ደግሞ ብዙ ጊዜ ራሱ በስልክ ነው። ብሬን የምልከው ወይን ገንዘብን ለሌሎች የምልከው ማለት እችላለሁ። ስለዚህ በቀላሉ አዎ እልካለሁ በምለው እጨርሳለሁ። ምክንያቱም በስልክ ባይሆን ኖሮ በጣም ህይወት ከባድ ያደርግ ነበር። አዎ በተለያየ እቃዎችን ገዝቼ ምክንያቱም ኤቲኤምኤን እኔ ጠፋ ብዙ ጊዜ ማጥፋት በቃ ከእኔ እየጠፋ አስቸገረኝ ከሶስት ጊዜ በላይ ጠፍቷልና ከዛ በኋላ ለምን ኤቲኤም እጠቀማለሁ? ለምን ለሰዎች ገንዘብን በስልክ መላክ። አልክም የተሻለ በምለው። በስልክ እልካለሁ እንጂ እኔ በወረቀት መያዝ አቁሚያለሁ ስለዚህ አልካለሁ ማለት እችላለሁ ማለት ነው። አመሰግናለሁ።

እሳት በጣም ነው ማንደድ የምችለው እሳትን ማንደድ ትችላለህ ለምለው ጥያቄ እሳትን ማንደድ የማይችል ሰው ያለ አይመስለኝም እኔ አሁን ከልጅነቴ ጀምሮ ራሱ እሳትን በማንደድ ነው ያደኩት። የተለያየ ድሮ እኛ እንጨት ምናምን እንጨቶችን ለቃቅመን እሳት እናነዳለን። ከዛ በኋላ እያደግን እያደግን ስንመጣ የተለያየ እሳቶችን የምናነድበት መንገድ አለ። እሳት ማንደድ ትችላለህ ለምለው? እሳት ማንደድ የማይችል ሰው የለም ሁሉም ሰው ማንደድ ይችላል። ግን አሁን ድሮ እኔ ያደኩበት ከተማ አይደለም ገጠር በገጠር ከተማ ወይም ገጠር ገጠርም አለ ያደኩበት እና እዛ ጋር እሳት ማንደድ ደግሞ በጣም እንዴት እንደሚያስቸግር። በጣም ከባድ ነው። እኔ እንደተረዳሁት ከሆነ እሳት ዝም ብሎ የምታነደው ነገር አይደለም ክብሪት የሚባል አለ። ከዛ ደግሞ እሳትን ለማንደድ ደግሞ በጣም በጣም ቀጫጫ የሆነ በጣም ቀጫጫ የሆነ እንጨት ነው ሚያስፈልገው። ቶሎ የሚይዝ አለ ከዛ ደግሞ የ እነዚህ ቅጠሎች አሉና የዛፍ ቅጠል ማለት ነው የደረቀ የዛፍ ቅጠል እሳትን ለማንደድ በጣም ድሮ እሱን ነበር የምንጠቀመው። በልጅነት ማለትም ከአስራ አምስት አመት በፊት በነበረው ጊዜያት እኛ በልጅነት እያለን የምንጠቀመው እሳትንም ለማንደድ። እነዚህ ቅጠላ ቅጠሎች በጣም የደረቁ ቅጠሎች ላይ በክብረት እናደርጋለን ከዛ በኋላ ደግሞ እንትን አለህ በንዝል ወይም ላምባ ላምባ የሚባል እና ላምባ እናደርጋለን በእንጨቱ ላይ ከዛ ቶሎ እንድንይዝ ያደርጋል። ስለዚህ በተለያየ መንገድ ነበር እሳትን የምናነደው እሳት ማንደድ ትችላለህ ለምለው በተለያየ መንገድ ነው። በልጅነት ጨምሮ አሁን አሁን ግን የሆነ አዲስ የፈጠራ ሰው በፈጠራ የፈጠሩት አዳዲስ ነገሮች አሉ እና በዛም ማንደድ ይቻላል። እና በጣም እሳት የምናነድበት እኔ እንደውም አልረሳም እሳት ለማንደድ ብዬ አንድ ጊዜ ትዝ ይላል ይሄ የጥድ ማለት ነው። ከጤፍ የሚወጣው ጥድ የሚባል አለ እና በሱ እሱም በጣም እሳቱን በቀላሉ ማንደድ እንድንችል የሚያደርግ ነው። እና እሱን እያደረግን አንድ ጊዜ ሙሉ ነደደ እንደውም ትዝ ይላል ሁለት ሺህ አራት ላይ አዎ ሁለት ሺህ አራት ላይ ነው። እና በጣም ከሰል ከሰል አለ እሳትን የምናነድበት ከሰል አለ ደግሞ ኩሽና አለ እኛ እሳትም ምናነደው አሁን እንደ አሁኑ በመብራት ሀይል ሳይሆን ያኔ እሳት በቃ ቀጥታ እሳት ነበረ እና እሳቱ እንደዛ ነው የምንሰራው ስለዚህ። እሳት ማንደድ ትችላለህ ለምለው ምን ጥያቄ አለው። እኔ በልጅነቴ ማብራት ባልሰለጠነበት ጊዜ መብራት በሌለበት ሰዓት እሳትን ማንደድ ስራችን ነበር በቃ ስለዚህ እሳትን በደንብ ነው ያነደድኩት ማለት እችላለሁ። ከልጅነቴ ጀምሮ ብዙ የማንደድ ልምድ አለኝ። ግን ብዙ አልወድም። አንዳንድ ጊዜ ትዝ ይለኛል ይሄ ንፋስ የሚበዛበት ሂዳር ታይሳስ አካባቢ በጣም ነው በቃ ንፋስ ይበዛል። ምንም በጣም የሚከብድበት ጊዜ አለ እና በዛ ሰዓት በጣም ብዙ እንቸገር ነበር። ግን ዞሮ ዞሮ እሳት ማንደድ ትችላለህ የምለው በጣም ነው የምችለው ማለት እችላለሁ። በጣም አመሰግናለሁ። በሌላ ርዕስ እንደገና እስክንመለስ መልካም ቆይታ በጣም አመሰግናለሁ። ማንደድም እንችላለን